ብዙ አትክልቶችን እወዳለው ከነዛ መካከል የአትክልቶች አይነት ብዙ የተለያዩ ናቸው። እኔ ግን በጣም የምወደው አትክልት ማንጎ ነው ማለት ነው። ማንጎ በጣም ነው የምወደው ማንጎ። እና የተለያዩ ሙዞች ሙዝ ራሱ በጣም በቃ። እወዳለሁ ብዙ አይነት ሙዞች አሉ። ሀገር ሁለት ነው በጣም የምወዳቸው ጠቃ ጠቆ ምናምን የሚባሉ አለ። እና እና አፕል ማንጎ ምናምን በጣም ነው የምወደው በጣም

አዎ የቀሩን ምግቦችን እመግባለሁ እኔ ብዙ ጊዜ የቀረ ምግብ መመገብ ያው ምግብ እንዳይባክን ስለሚፈለግ ያው እኛ ሀገር ምግብ እንዳይባክን ስል የተቀራ ምግብ እንበላለን ማለት ነው። ያው የተለያዩ ብዙ ጊዜ አይቀርም ግን ሲቀር ያው የምበለው እኔ ነኝ ማለት ነው ብዙ ጊዜ። እና የቀረም ገበላ

እሺ ከአለቃዬ ጋር ያለኝ ግንኙነት ያው እንደ አለቃና እንደ ተቀጣሪ ነው ማለት ነው። እና አንዳንዴ ያው እንደ ጓደኛዬም ነው አለቃዬ ጥሩ ግንኙነት አለቃዬ ጋር ማለት ነው። ብዙ የምጣላበት ምናምን ምክንያቶች የሉኝም። ያው እሱም እንዳለቃነቱ ተከብሮ እኔም እንደተቀጣሪነቴ መብቴ ተከብሮ ነው የምንሰራው ማለት ነው። እና ደስ የሚል ስራ ነው የምንሰራው አለቃዬም ደስ የሚል

እሺ በቀን እኔ ሁለቴ ነው የምትኛው ብዙ ጊዜ ማታ ማታ ከሁለት ሶስት ሰዓት በኋላ ተኛለሁኝ ከዛ በኋላ ደግሞ ቀን ከስምንት ሰዓት እስከ አስር ሰዓት በለው ሰዓት ተኛለሁ ማለት ነው። ያው መተኛት ጥሩ ነው ነገሮችን ያስረሳሃል ብዙ የምታስባቸው ሀሳቦች ምናምን ያስረሳሃል። ያው በስነስርዓት ከሆነ ማለት ነው ካላበዛ እንቅልፍ በስቴፕ ከሆነ ማለት ነው። እና እኔ ብዙ ጊዜ እንደዛ ነው ሚተኛው እና በጣም ዘና ብዬ ነው የምነሳው ደስ ይለኛል

አዎ በሚገባ እድለኛ ነገር አለኝ። እኔ ብዙ ጊዜ እድል ጠሞብኝ አያውቅምና ብዙ ጊዜ እድለኛ ነው የምሆነው አሁንም በዚህ የምሰራው እድለኛ እሆናለሁ ብዬ በጣም አስባለሁኝ ማለት ነው። እና ብዙ ጊዜ እድለኛ ነኝ እኔ ከእድል ከእኔ ጎንናት ማለት ነው። ከፍቶብኝ አያውቅም እድል። ለዛ ነው።

አዎ በሚገባ ድልድይ አለ በአካባቢዬ የተለያዩ ድልድዮች አሉ እና ብዙ ጊዜ ወደዛ ድልድይ ብዙ ሰው ይሄዳል። በዛም ብዙ የተላለፈና ያሉ መኪኖችን በዛ አካባቢ ያልፋሉ። እና ያው ቆንጆ ነው ሰዎች ድልድይ በጣም ደስ ይላቸዋል። ሰዎች ድል ደስ እንደሚላቸው ያየሁት ለቅርቡ ከተሰራ በኋላ ነው እኔ ብዙ ጊዜ ወደ ድልድይ እኔ አልሄድም። ሰዎች ግን አብዛኞቹን ወደ ድልድይ

አዎ በሚገባ መዋኘት እችላለሁ። እኛ በአካባቢዎች የተለያዩ ወንዞች አሉ። ዋና ገንዳዎችም አሉ እና ብዙ ጊዜ ወደዛ እየሄድን እንዋኛለን እና ዋና ደግሞ በጣም የምወደው እኔ በጣም ነው ደስ የሚለኝ ማለት ነው። እና ለሰውነትም ጥሩ ነው ውፍረት ለመቀነስ አቋም ለማስተካከል ጥሩ ስለሆነ። አብዛኛው ሰው ወደ ዋና ቦታዎች ይሄዳል ማለት ነው። እና ዋናም ጥሩ ነገር ነው እና እንዋኛለን። እኔም መዋኘት እችላለሁ ማለት ነው።

ውሳኔ መስጠት ትችላለሁ የተለያዩ ውሳኔዎችን አስተላልፋለሁኝ። አለቃዬ ለሰራተኞቹ ውሳኔ አስተላልፌ ሲለኝ ውሳኔዎችን አስተላልፋለሁ። እና ቤተሰቦቼ ላይም፤ አንዳንዴ የተለያዩ ህጎችን ሳወጣ ቤተሰቦቼንም ለውሳኔ አስተላልፋለሁ ማለት ነው። ይሄን እንደዚህ ብታደርጉት ብዬ እናገራለሁና የተለያዩ ቦታዎች ላይም ውሳኔ አስተላልፋለሁ። ትምህርት ቤት ለምሳሌ መልእክት አስተላልፊ ሰኔ ይሄን አድርግ ከተባልኩኝ አደርጋለሁኝ ማለት ነው እና የተለያዩ ውሳኔዎችን መወሰን እችላለሁ ውሳኔዎችንም አስተላልፋለሁ ማለት ነው።

እሺ የኔ የምጠቀመው ሳሙና ያው የተለያዩ ቆንጆ ቆንጆ ከፋርማሲ የሚሸጡ ሰሞናዎችን ነው የምትጠቀመው። እና በነዛ ሳሙናዎች ስጠቀም ያው ለጤናዬ ጥሩ ስለሆነ እነዛን ሰሞናዎችን ነው የምትጠቀመው ብዙ ጊዜ። እና ቆንጆ ቆንጆ ሰሞናዎች ናቸው እና በጣም ለገላ ጥሩ የሆኑ ስለሆኑ እነዛን ነው ብዙ ጊዜ የምትጠቀመው ማለት ነው። እና ለሰውነቴም የሰውነቴም ጠረን ደህና ይሆናል ማለት ነው በዛ ስትጠቀም።

የምወደው ስፖርት እኔ በጣም ብዙ ስፖርቶችን እወዳለሁ ስፖርት ለጤና በጣም ጠቃሚ ነው እና በጣም የተለያዩ ስፖርቶችን መስራት እወዳለሁ ለምሳሌ ያክል ክብደት ማንሳት በጣም እወዳለሁ ይመቸኛል። ሩጫ ቴኳንዶ መስራት ካራቴ መስራት በጣም ደስ ይለኛል። እኔ ግን ብዙ ጊዜ ምሰራው ቴኳንዶ ነው ማለትነው። በቴኳንዶ ጥቁር ደረጃ የሚባል አለ ጥቁር ቤልት ይባላል በእኛ ሀገር። በአሜሪካኖች አገር ብላክ ቢልት የሚባለው ማለት ነው እዛደርሻለሁ። እና ስፖርት በጣም ለኔ ልዩ የሰውነቴ አካል ነው ማለት ነው

አዎ መዋቢያ ነገራቶችን እጠቀማለሁ ያው ብዙ ጊዜ እኔ የምጠቀመው ግን ብዙም ወንድ ስለሆንኩኝ መዋቢያ ነገራቶችን አልጠቀምም አብዛኛውን ጊዜ ማለት ነው። አንዳንዴ ነው እንጂ ትልቅ ጉዳይ ምናምን ሲኖረኝ ያው መዋቢያ ነገራቶችን እጠቀማለሁ ማለት ነው። ልክ እንደዚህ አይነት ነገራቶችን ነው እንጂ የምጠቀመው አልጠቀምም

እኔ ጠዋት ማታም ሰው ነኝ። ሁሌም ሰው ነኝ። ቀንም ሰው ነኝ ማታም ሰው ነኝ እኔ የሰውነት ባህሪዬን አለቅም ሁሌም ሰው ነኝ። ጥያቄ ትንሽ አንዳንድ ጥያቄዎች ግልጽ አይደሉም ግን ያው በቻልኩት ላይመለስ እሞክራለሁ። እና ጠዋትም ሰው ነኝ ማታም ሰው ነኝ ማለት ነው የተለየ ባህሪ የለብኝም። ያው አንዳንድ አውሬዎች አሉ ይባላል ቀን ሰው ሆኖ ማታ እኔ ግን እንደዚህ አይነት ባህሪ የለብኝም። ሁሌም ሰው

አዎ አንዳንድ ምዘከራቸው ነገራቶች ነበሩኝ ያው ብዙ ጊዜ ብቻዬን ቁጭ ስል ሲደብረኝ ምናምን ነው እነዚህን እንትኖችን ምጠቀመው ማለት ነው አሁን አሁን ግን እያደኩ ስመጣ ረስቻቸዋለሁ መዘክሮችን ብዙም አልጠቀምም በፊት ነበር በልጅነቴ ግን እጠቀም ነበር ማለት ነው።